በድን ቋንቋ ታምናለህ ወይ ነው ቋንቋ ታምናለህ የሚል ነገር አለ። እና ያው ምንድነው ቋንቋ ምንድነው? ከሚለው እንጀምርና በሰፊው አብራራለሁና። ቋንቋ ያው መግባቢያ ነው ቋንቋ ከሰዎች ጋር ሀሳባችንን የምንለዋወጥበት ነው። ይነስም ይብዛም ሁላችንም ሰዎች ነን አይደለ የተለያየ ሀሳብ ይኖረናል የተለያየ ፍላጎት ይኖረናል የተለያየ እቅዶች ይኖራሉ የተለያዩ ማሳካት የምፈልገው ራዕይ ይኖረናል የተለያዩ ነገሮችን ለመስራት መንቀሳቀሳችን የታወቀ ነው አይደለ እኛ ሰዎች ስንባል። እና እነኚህን ነገሮች ሁሉ ለማድረግ ደግሞ ምን ያስፈልገናል? መግባባት መቻል አለብን ከሰውች ከሰውች ጋር መተግባባትን መስራት መቻል አለብን በእያንዳንዱ ጊዜ ማለት ነው። ምክንያቱም ከሰውዬ ጋር ሳንግባባ ምንም ማከናወን አንችልም ምንም መስራት አንችልም። ስለዚህ በሻልነው አቅም ከሰዎች ጋር ጥሩ የሆነ ግንኙነት መመስረት አለብን የሚለውን ነገር ማንሳት እፈልጋለሁ ከዛ አንፃር ነው። እነዚህ ሀሳብ በጥልቀት የምናወራው ማለት ነው። እና ብዙ ጊዜ በቋንቋ እንደውም ነው እምንግባባው ከሰዎች ጋር። የትኛውም አለም ያለ ሰው ከሰው ጋር ለመግባት ቢጠቀመው ቋንቋ ነው። ቋንቋ መሰለኝ አሁን በተለይ አለም አቀፍ ቋንቋዎችን ማወቅ የግድ ይላል እንኳን በተለያዩ አፍሪካ ሀገራት እንኳን እንዲሄድ እንግሊዘኛ እንኳን ባይችሉም ለመቻል የሚሞክሩበት የሚተፋ የሚንተባተቡበት ሁኔታ እንዳለ ማስተዋል እንችላለን። ምክንያቱም የቋንቋ አይችልም የሆነ ሀሳባቸውን ለመግለጽ ማለት ነው። ሰዎች ካለመግባባት መክሩበት በጣም ይሄ ነገር እንትን ነው። በጣም የማይታመን ነው። እና ቋንቋ በጣም ምን ሀሳብ ጥልቀት እንዳለው የምንረዳበት ጊዜ ይኑር ያ ጊዜ ነው ምክንያቱም ቋም ቋም ምናምን ጥልቀህ እንዳለበት መርዳት የምንችልበት ጊዜ ነው ማለት ነው። አስባለሁ እና እንደዛ አንፃር ስናየው ቋንቋ በጣም መሰረታዊ ነገር አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። በቃ ከብዙ ነገሮች አንፃር በጣም ቋንቋ አስፈላጊ እና መሰረታዊ የሆነ ነገር ነው የሚለውን ነገር አጸንኦት መስጠት እፈልጋለሁ ከብዙ ነገሮች አንፃር። የቋንቋ የምትጠቀምባቸው ሁኔታዎች አንድ እና ሁለት አለ ነው ዛሬ ላይ በጣም ብዙ ነገሮች ናቸው። ቋንቋን የምትጠቀምባቸው ዘዴዎች ነው እና እነዚህን ቋንቋ አምነንባቸው ማመን አለብን ምናምን መስራት መቻል አለብን። እያንዳንዱን ነገር ቋንቋ ለምሳሌ አንዳንዴ ቋንቋ ይኖር ኖሮ ብለን ራሱ አስበን እናውቃለን ምናልባት እንዴት ነበር የምነግርህ ቋንቋው ባይኖር ኖሮ። እኔ ራሱ እዚህ ጋር ቁጪ ብዬ ይሄንን ኤአይ ለማሰልጠን እዚጋ ቁጭ አልልም ነበር። እና ቋንቋው የሆነ ኖሮ ከባድ ነገሮች እንዳሰብነው ምንም የሚሉበት ሁኔታ የለም። ነገሮች በጣም አስቸጋሪ የሚሆኑበት ሁኔታ ይኖር ነበር። እና ከብዙ ነገሮች አንጻጻር ስናይቋንቋ ወሳኝ እና አስፈላጊ ነገር እንደሆነ መገንዘብ እንችላለን ማለት ነው። እና ስለ ቋንቋ ስናነሳ ያው ኢትዮጵያ ውስጥ ለምሳሌ በጣም ብዙ ቋንቋዎች አሉ በጣም ብዙ ማለት ነው። እና እንደዚህ ቋንቋዎች የማህበረሰቡ መገለጫ ማህበረሰብ ነው የሚጠቀምባቸው ናቸው። በውዝውር ማህበረሰብ እንደ ማህበረሰብ ተቀብሎ እነኚህ መገለጫዎቼ ናቸው እነኚህ ቋንቋዎቼ ናቸው ብሎ የሚቀበልበት ቤት አለ ብዬ አስባለሁ። በምን መልኩ ምክንያቱም ምንድነው ቋንቋ ነው ቋንቋ ነው ምንድነው? መግባቢያ ነው። ስለዚህ ለመግባባት ደግሞ ያንን ቆንቆ በአግባቡ መረጥ አለብን ያ ሰው መቻል አለበት ወይም ደግሞ መሞከር አለበት ማለት ነው። እንደዚህ ከዛ አንፃር ስንል በጣም በብዙ መልኩ ቋንቋ ሀሳባችንን በቆርቆር መጠቀም እንገልጽበት መጠቀም አለብኝ የሚለውን ነገር ማንሳት እፈልጋለሁ። ከሆነ ነገሮች አንፃር ማለት ነው። እና እነኝህ ቋምቋ ላይ ስናነሳ በጣም ብዙ ነገሮች ስለ ቋንቋ በጣም አስፈላጊነት አውርተን መጨረስ አንችልም። በቀላሉ ሀሳባችንን የምንገልጽበት ነው በያንዳንዱ ስቃዮች ውስጥ ሀሳባችንን የሰዎችን ፍላጎት በቀላሉ ከሰው ጋር ለመግባባት ያስፈልጋል ቋንቋ ይፈልጋል። ለምሳሌ አንድ ሌላ አረብኛ ሚያወራና አንድ አማርኛ ሚያወራ ሰው መግባባትት አይቻልም። ሲጀመር ቋንቋው የተለያየ ነው የተለያየ አውድ ነው። ያለው የተለያየ ጽሁን ያለው የተለያየ የድምጽ ቶም የድምጽ ምቼ ምት ያለው የተለየ አይነት ፊደል ነው። ያለው እኔ ፊደል ራሱ በጣም በተለይ ኢትዮጵያ ውስጥ በጣም አማርኛ ራሱን የቻለ ፊደል እንዳልሆነ አይደለም። እና ከዛ በተረፈ ወላሂ በጣም ይለያያል በቃ ይሄኑ ለማለት ራሱ እንትን የሚል ነገር አለው ብዬ አስባለሁ። ይሄ ሁሉ ነገር ከቋንቋ አንፃር የምናገኘው ዋጋ ነው። እና ቋንቋን በብዙ መልኩ የምንጠቅምበት ተጠቅመህበት የሚለውን ራሱን መስጠት እፈልጋለሁ። ከብዙ ነገሮች አንፃር እያንዳንዱን ጊዜ ቋንቋን በአግባቡ ብንጠቀም በጣም ወሳኝ እናስፈላጊ ነገር ነው። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ማለት ነው። እና ይሄ ቋንቋ ደግሞ በብዙ መልኩ ልንጠቀምበት በተለያየ ጊዜ አገልግሎት የሚሰጠን ቋንቋ ለምሳሌ አንዳንዴ ቋንቋ ይኖር ኖሮ ብለን ራሱ በምን እናውቃለን ምናልባት እንዴት ነበር የምነግርህ በቋንቋው አይኖርም እኔ ራሱ እዚህ ጋር ውጪ ብዬ ይሄንን ኤአይ ለማሰልጠን ዜጋዎች አለም ነበር እና ቋንቋው የሆነ ኖሮ ከባድ ነገሮች እንዳሰብነው ምንም የሚሉበት ሁኔታ የለም። ነገሮች በጣም ቋንቋ ለምሳሌ አንዳንዴ ቋንቋ ይኖር ኖሮ ብለን ራሱ በምን እናውቃለን ምናልባት እንዴት ነበር የምነግርህ በቋንቋው አይኖርም። እኔ ራሱ እዚህ ጋር ውጪ ብዬ ይሄንን ኤአይ ለማሰልጠን ዜጋዎች አለም ነበር። እና ቋንቋው የሆነ ኖሮ ከባድ ነገሮች እንዳሰብነው ምንም የሚሉበት ሁኔታ የለም። ነገሮች በጣም እንችላለን ይሄንን እንደ አጠቃላይ እኔን ይመስላል

ብዙ ጊዜ ምንድነው? አሁን ደግሞ የምናነሳው ሀሳብ ስለሙዝ ነው። የሙዝ ሚለው ቃላት በጣም በብዙ ሀገራችን አከባቢ ሚጠቀም የምንጠቀምበት ትርጉም። ሀሳባችን የምንገልጽበት ነገር ነው እና ይሄ ሙዝ ምንድነው? ከፍራፍሬዎች አንዱ ነው። በጣም ሙዝን አብዛኛው የሀገራችን በጣም ይወዳል እና ስለሙዝ ስናነሳ በጣምብዙ ነገሮችን እናነሳለን። እንግዲህ አሁን ስለሙዝ እንዴት ነው ሚበቅለው? እንዴት ነው ሚያድገው? እንዴት ነው ለምግብነት ሚደርሰው? እንዴት ነው ሚበላው? እንዴት ነው ጠቀሜታ ውስጥ ምንድነው የሚለውን ነገር። በሰፊው እናብራራለን። እና ይሄን ሀሳብ አብረን እንግዲህ እንትን እንላለን ሀሳብ እናነሳበታለን ማለት ነው። እና ሙዝ ያው አብዛኛው በሀገራችን በተለያዩ የውሃ አካላት ውሃ ባለበት አካባቢ ሚኖር ነገር ነው። ሙዝ ምንለው ማለት ነው። እና ደግሞ በቆላማ በወይና ደጋማ አካባቢ ሙዝ የሚኖርበት ሁኔታ አለ። ይሄ ሙዝ የምንለው ነገር ነው በጣም በብዙ የምንጠቀምበት ነገር ነው የሚለውን ነገር አጽንኦት መስጠት እፈልጋለሁ። ምክንያቱም የተለያየ ጊዜ ሙዝን የምንጠቀምበት ሁኔታዎች አሉ። በተለያየ ሁኔታ ምንጠቀምበት ጊዜ አለ። ሙዝን በሚገባ ነው የምትጠቀመው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው እና ሙዝ ምንድነው? ለምን ይሰጣል የመጀመሪያ የሙዝ አንድ ሙዝን ለማሳደግ ዘሩን ማግኘት አለብን ከዛ በኋላ ችግኙን ማግኘት አለብን። ከዛ በኋላ ያን ችግኝ ትልቅ ጉድጓድ ቆፍርን በቢያንስ አንድ እስከ ሜትር ርቀት ወደ ታች መቆፈር መቻል አለብን። ወይም ደግሞ አንድ ሜትር ተኩል እስከ አንድ ሜትር እስከ አንድ ሜትር ከአንድ ሜትር እስከ ሁለት ሜትር ብንቆፍር መልካም ነው። ከተቻለ ማለት ነው። ካልተቻለም አንድ ሜትርም አሪፍ አድርገን በስነ-ስርዓት ወደ ታች ከቆፈርነው አሪፍ ነው። እና ከዛ በኋላ ችግኝ አምጥተን ከሌላ ቦታ የሙዙን ችግኝ አውጥተን ያንን ሙዝ እንተክለዋለን ማለት ነው። ከዛ በኋላ ስንተክለው አሪፍ አድርገን እዛ የቆፈነው ጓድጓድ ውስጥ ለም የሆነ አፈር መጨመር አለብን። ለም የሆነ አፈር ጨምረን እዛ ውስጥ እንትን ማለት አለብን መክተት መቻል አለብን። ከዛ በኋላ አሪፍ አርገን እዛ እንትን ውስጥ ጉድጓድ ውስጥ ጨምረን ለም አፈር ስንጨምርለት ሙዙ ማደግ ይጀምራል ማለት ነው። ምግብ ያገኛል። ምግብ አገኘ ማለት ደግሞ ሙዙ ማደግ ይጀምራል ውሃ እንሰጠዋለን እንዲሁም ደግሞ የተመጣጠነ አፈር ወይም ደግሞ ለም አፈር ምንለው ይሄ እኮ ጎሲ አይነት አፈር እናደርግለታለን። ከዛ በኋላ ሙዙ ምግቡን ሲያገኝ ማደግ ይጀምራል መብቀል ይጀምራል። መጽደቅ ይጀምራል። ሲጸድቅ ደግሞ ማደግ ይጀምራል። ከዛ እንደ ሙዙ ፍጥነት አንዳንድ ሙዞች ለምሳሌ በፍጥነት በሁለት አመት ውስጥ ሳይቆይ የሚደርሱ በስድስት ወር በአንድ አመት የሚደርሱ ሙዞች አሉ። ነገር ግን አብዛኛው ሙዝ ግን ሁለት አመት ወይ ከሶስት አራት አመት ሊፈጅ ይችላል። አድጎ በስሩ ደግሞ ያ አንድ ሙዝ ብዙ ሙዞችን ይወልዳል በስሩ ማለት ነው። እዚህ የቆፈርነው ጉድጓድ ውስጥ እዛ ውስጥ ብዙ ሙዝ ይወልዳል። ብዙ ችግኞች ይበቅላሉና ከእነኛ ጋር አድጎ ትልቅ ሆኖ ዛፍ ሆኖ ኮባ በኮባ አውጥቶ ብዙ አወጥቶ ከዛ በኋላ እስኪዘረጋ ድረስ ሙዝን መዘጋጋት እስከሚጀምር ድረስ በጣም ብዙ ጊዜ ይፈጃል። ምክንያቱም እንደዚህ በፍጥነት የሚደርስ ነገር አይደለም። አንዳንድ ሙዞች ማለት ነው እና በተለይ ደግሞ ሀገራችን ያልተዳቀሉ ሙዞች እንደመብዛታቸው መጠን እንደዚህ ቶሎ የሚደርስ ሙዝ ብዙ ጊዜ አይገኝም። ነገር ግን ከዛ በኋላ ይሄ የተከለው ሙዝ አድጎ እኛ እየኮተኮትነው ውሃ እያጠጣነው እንክብካቤ እያደረግንለት በሚደርስ ጊዜ። ልክ እያደገ እያደገ ሄዶ አንድ ህፃን ተወልዶ እንደሚያድገው ይሄ ሙዝ ከችግኝነቱ ተነስቶ አድጎ አድጎ ትልቅ ይሆናል። ከዛ በኋላ ትልቅ ሲሆን ከእኛ የሚጠበቁ ነገሮች ይኖራሉ። ሙዙ እንዳይወድቅ ንፋስ እንዳይጥለው ማስደገፍ ያሉብን ሙዙ መዘርጋት ሲጀምር ማለት ነው። ሙዝ መጣል ሲጀምር ያንን ሙዝ በአግባቡ ከጎንና ከጎን በባላ ማስያዝ መቻል አለብን። ምክንያቱም ያሙዝ ወድቆ መሬት ላይ ብዙ ነገሮችን ሊያጠፋ ይችላል። ወይም ደግሞ ያ ሙዝ ወድቆ እንትን የሚልበት ሁኔታ ይኖራል። ብዙ ነገር አካባቢ አካባቢያችን ያሉ ነገሮችን ሊያጠፋ የሚችልበት ሁኔታ ስለሚኖር። ይሄን ሙዝ ግን በአግባቡ እንትን የምንለው ከሆነ መያዝ የምንቸል ከሆነ በቀላሉ ብዙ ነገሮችን እንትን ማለት እንችላለን ማለት ነው። ፍሬ አፍርቶ ነገ የሚደርስበት ሁኔታ አለ። ወይም ደግሞ ያ ንፋስም ሳይጥለው የተለያዩ አደጋዎችንም ተቋቁሞ የፍሬ የሙዝ ፍሬ ያፈራል ማለት ነው። ከዛ በኋላ የሙዝ ፍሬ ደግሞ ሲጥል ቀስ እያለ ነው እየጣለ እየተፋ እየተፋ ከውስጡ የሚወጣው ከዛ ያ ከውስጥ የወጣው ደግሞ ትንንሽ ይሆናል መጀመሪያ ከዛ እያለ ቃሪያ የሆነና ከዛ እያለ እያደገ እያደገች ሆዱ እየሞላ ንጥረ-ነገሩን ከመሬት ውስጥ እየወሰደ እሱም እየሞላ እያሞላ እያሞላ ትልቅ እየሆነ ይሄዳል ማለት ነው። ከዛ በኋላ ሞልቶ ሲጨርስ ለአሁን የመጋና መሆን ይጀምራል ወይም ደግሞ መብሰል አይነት ምልክት ያሳያል። መብሰል ሲጀምር ምንድነው? ምናደርገው ቀጥታ ያንን ሙዝ እናወርደዋለን ማለት ነው። ቆርጠን እናወርደዋለን ምክንያቱም እዛ ላይ ከሆነ ወፍም ይበላዋል። እንዲሁም ደግሞ ይፈነዳል ራሱ ሙዙ ራሱ ሲመቸው ማለት ነው። እና እንደዚህ እንዳይፈነዳ ቀጥታ እናወርድና የሆነ ጎተራ ካለን የሆነ መቅበሪያ ገለባ ካለን እዛ ውስጥ እንጨምራለን ከዛ በኋላ ይበስላል። ሲበስል አብዛኛው መብላት ነው መመገብ ነው ማለት ነው። ከፈለግን ለገበያ ማወጣት እንችላለን ከፈለግን ለራሳችን አሪፍ የምግብ አይነት ነው። ለሰውነታችን ብዙ ንጥረ-ነገር በውስጥ የያዘ ነገር ነው። እና ከዛ አንፃር አሪፍ አድርገን እንመገባለን

ዳቦ ያው በተለያየ መልኩ ስለ ዳቦ ማንሳት እንችላለን በኢትዮጵያ ውስጥ ዳቦ ከፍተኛ ተፈላጊነት ያለው ማህበረሰባችን በሚገባ የሚጠቀመው ነገር ቢኖር ዳቦ ነውና ዳቦ በጣም ወሳኝ ነገር ነው። በምንመገበው ምግብ ውስጥ በእያንዳንዱ ነገሮች ውስጥ ዳቦን መጠቀማችን የተለመደ ነው የዳቦን አሰራር አንዳንድ ሀሳቦችን ላንሳ ከዛ ዳቦ ጥቅሙን አነሳለሁ ስለዛ በአብዛኛው በምን ጊዜ ላይ ዳቦ ይጋገራል ወይም ደግሞ ይደፋል፤ የሚለውን ነገር እናያለን ስንት አይነት ዳቦ አለ? የሚለውን ነገር በሰፊው እናያለን፤ እነኚህን ሀሳቦች አብረን እናነሳለን ማለት ነው እና ዳቦ ያው ለመስራት መጀመሪያ የሚያስፈልገው መሰረታዊ የፍጆታ እቃዎች የምንላቸው ነገሮች ሊኖሩ ይገባል አንድ ዳቦ ለመጋገር የተነሳች ሴት የሚያስፈልጋት መሰረታዊ የሚባሉ ነገሮች አሉ እነዚህ መሰረታዊ የሚባሉ ነገሮች ውስጥ ወሳኝ የምንላቸው ነገሮች ምንድን ናቸው የመጀመሪያው ወሳኝ ነገር ምንድነው የተለያየ ዳቦ ምንጋገርበት ሁኔታ ይኖራል እና ይሄን ዳቦ ምንጋገረው ደግሞ መጀመሪያ የሚያስፈልጉ ነገሮች አሉ ከእነኝህ ውስጥ የመጀመሪያው እህል ያስፈልጋል ስንዴ ሊሆን ይችላል ወይም ደግሞ ዳቦ ሊሆን የሚችል ዱቄት ሊሆን የሚችል እና ተፈጭቶ ዱቄት ሆኖ ሊጋገር የሚችል ነገር ያስፈልጋል አብዛኛው እኛ አካባቢ ላይ የምንጠቀመው ለዳቦ የምንጠቀመው ስንዴን ነው። ስንዴ አብዛኛው ለዳቦ የሚሆንበት ሁኔታ አለ። ስንዴው ያው ተዘርቶ በቅሎ አድጎ ተወቅቶ ወደ ጎተራ ይገባልና ከዛ ከጎተራ በኋላ ያለው ደግሞ በኩንታ ይደረግና ወደ ባቡር ወይም ደግሞ ወደ ወፍጮ ቤት ይሄዳል ከዛ በኋላ ያ ስንዴ ወይ ይፈተጋል ከዛ ከተፈተገ በኋላ ደግሞ እንዲፈጭ ይደረጋል ማለት ነው፤ ከዛ አሪፍ ተደርጎ ድቅቅ ተደርጎ ይፈጫል ከዛ በኋላ ያ ዱቄት ምን ይሆናል ዳቦ መሆን ይችላል ማለት ነው እና ከዛ በኋላ ያን ዱቄት ምንድነው የሚደረገው እርሾ ይጨመርና እርሾ ላይ ደግሞ ወይም ደግሞ ምን ይባላል ብጥብጥ ይባልና ማታ ተበጥብጦ ይታደርና ጠዋት እርሾ ይሆናል ከዛ በኋላ እዛ እርሾ ላይ የሚፈለገውን ያህል ዱቄት ወይም ደግሞ ሊጋገር የተፈለገውን ያህል ዳቦ ዱቄት እዛ ውስጥ ይጨመራል ማለት ነው፤ ከዛ ውሃ አፍልቶ ያንን ዱቄት አሪፍ በሆነ ሁኔታ ይቦካል አሪፍ አድርገው ያቦኩታል በተለይ ይህንን ስራ የሚሰሩት እህቶቻችን እና እናቶቻችን ናቸው በብዙ የሚሰሩት ማለት ነው ነገር ግን እኔ ሀሳቡን ላስረዳ ማለት ነው እና ከዛ በኋላ አሪፍ ተደርጎ ከተቦካ በኋላ በሞቀ ውሃ ነው የሚቦካው ጨው ይጨመርበታል ከዛ አሪፍ ተደርጎ ይቦካል ማለት ነው ከዛ ከተቦካ በኋላ ምንድነው የሚደረገው ወደ የተለያየ ሁኔታ ያን የተወካውን ዱቄት ሊጥ ይሆናል ከዛ ያሊጥ ደግሞ ይሸፋፈንና ሙቀት እንዲያገኝ ይደረጋል ከዛ ኩፍ ይበል ይባላል ወይም ደግሞ እንትን እንዳይሆን እዛው ጥብቅ እንዳይል እንዲነፋፋ ኩፍ ይበል ይባልና ይጠበቃል ከዛ አንድ ሰዓት ሁለት ሰዓት ሶስት ሰዓት እንደ ቦታው ልዩነት አራት ሰዓት አምስት ሰዓት ሊፈጅ ይችላል። ዱቄቱ ሊጡ ኩፍ የሚልበት ሁኔታ ይኖራል ከዛ በኋላ ኩፍ ብሎ በሚነሳበት ጊዜ ያንን ኩፍ ያለ ዱቄት ወደ ዱኩፍ ያለ ሊጥ ወደ እናየዋለን ኩፍ ማለቱን ማለት ነው ከዛ በኋላ ምንድንነው የሚደረገው ምጣድ እሳት ይያያዛል በተለይ ድፎ ዳቦ ከሆነ የሚደፋው ምጣዷ ስር ከፍተኛ የሆነ እሳት ይጨመራል ያ እሳት እንዲነድ ይደረጋል እና ከዛ በኋላ ያ የሚነድ እሳት ደግሞ ምጣዷን በሚገባ ያእንተን ይላታል ያግላታል ማለት ነው ከዛ ምጣዷ እንደጋለች እንዳወቅን ምን እናደርጋለን ቅጠል ከስር ይደረጋል እኔ አሁን ስለ ድፉ ዳቦ ነው እያወራሁ ያለሁት እና ከስሩ ቅጠል የሙዝ ቅጠል ሊሆን ይችላል የባህር ዛፍ ቅጠል ሊሆን ይችላል ከምጣዷ ስር የእሳት እራት ተብሎ ከምጣዷ ስር ይደረጋል ከዛ በኋላ ከምጣዷ ስር ከተደረገ በኋላ በላዬዋ ላይ ደግሞ ኮባ የሚባል ቅጠል አለና ኮባ ይደረጋል ከዛ በኮባው ላይ ደግሞ ያ ኩፍ ያለ ሊጥ ኮባው ላይ ይደረጋል ማለት ነው እና ከዛ እዛ ኮባ ላይ አድርገን ከላይም ኮባ እናደርግና ከላይ ደግሞ አሁንም ቅጠል የሙዝ ቅጠል ሊሆን ይችላል የባህርዛፍ ቅጠል ሊሆን ይችላል ባላ ይደረጋል ማለት ነው ካለ ኮባ ቅጠል ማድረግ እንችላለን ደራርበን ዋናው አላማ ምንድነው ይሄ ከላይ የሚደረግ ከላይ እና ከስር የሚደረግ ቅጥል ዋና አላማው ዳቦ እንዳያር የሚያደርግ ነገር ነው ምክንያቱም እሳት ሊበዛበት ይችላል ያን እሳት በሚበዛበት ጊዜ እንዳያር ለመከላከል የሚደረግ ዘዴ ነውና ያንን ነገር እናደርጋለን ከዛ በኋላ ያን እሳት በቀላሉ ከላይ ከስር የነበረውን እሳት ምጣዷ ግላለች ከላይ እናወጣዋለን ማለት ነው ምጣዷ የጋለ ምጣድ ነው የሚ ያደርግነው ከላይ ደግሞ ብረትምጣድ እናደርጋለን ከዛ ከቅጠሉ ቀጥሎ ከዛ ብርምጣዱ ላይ ኩበት እንደረድርና እላዩ ላይ እንዳለ ፍሙን እናደርጋለን ከሰር ሲነድ የነበረውን የእንጨት ፍም ከላይ አወጥተን እንትን ላይ ብረትምጣዱ ላይ እናደርገዋለን ከዛ በኋላ ብረትምጣዱ ላይ ካደረግነው በኋላ ዳቦ እንዲበስል የምናደርግበት ሁኔታ ይኖራል ከዛ በኋላ ዳቦውን አብስለን አሪፍ ሲበስልልን ዳቦ የሆነ ሰዓት እንጠብቀዋለን ሰላሳ ደቂቃ ሊሆን ይችላል አርባ ደቂቃ ሊሆን ይችላል ወይም ደግሞ አንድ ሰዓት እንደ ጋጋዲው ሰዓት አያያዝ እንደዛ አድርጎ ይጠብቅና ከላይ የሚነድ ኩበት ይደረግበታል ከዛ እንደዛ እሳቱ ከስርም በእንትኗ ገሏ ከስር የሚሆነው ከስር ያለችው ምጣድ ስትግልበት ከላይም ያለው እሳት ሰአቱን እንትን ሲልበት

እሺ ቀጣይ ደግሞ ስለ ሴት ልጅ በሰፊው እናወራለን። ሴት ልጅ ምንድን ነሽ? ከሚለው ጀምረን በጣም በብዙ መልኩ ስለ ሴት ልጅ የምናነሳቸው አሪፍ አሪፍ ሀሳቦች ይኖራሉ። እንግዲህ አብረን እንቆያለን ማለት ነው። እና ምንድነው ሴት ልጅ? የሚለው ነገር አለ። ያው የሰው ልጅ በሁለት ይከፈላል እንደሚታወቀው በአፈጣጠሩ ወይም ደግሞ በስነ ፍጥረት ህግ መሰረት ሴትና ወንድ ተብሎ ይከፈላሉ አይደለ? እና ከዛ አንፃር ነው አሁን ስለ ሴት ልጅ የምናወራው፣ ሴት ልጅ በብዙ መልኩ የተለያየ ስነ ፍጥረት አላት እና ሴት ሴት የምትባለው ዋና የምትባልበት ምክንያት ምንድነው? ትልቁ ነገር ምንድነው በተፈጥሮ ህግ መሰረት ሴት ሴት ሆና መፈጠሯ ያለው የምታገኘው ነገር ይኖራል። እና ወንድም ወንድ ሆኖ መፈጠሩ የሚያገኘው ነገር ይኖራል። እና ስለ ሴት ላይ ስናነሳ በጣም በብዙ መልኩ ስለ ሴቶች የምናነሳቸው በጣም ብዙ ነገሮች አሉ። እነኚህን ሀሳቦች አጠር አድርጌ ለማቅረብ እሞክራለሁ። ባለኝ ሰዓት ሴትነት ምን አይነት ፈተና አለው? ሴትነት ጸጋ ነው። ሴትነት መልካም ነገሮች የምናይበት ነው። ሴትነት ደግሞ አንዳንዴ አስቸጋሪ ፈተናዎች የሚመጡበት ነው የሚለውን ነገር ጠንከር አድርጌ ሀሳቦችን እነሳለሁ። በብዙ መልኩ ስለእነኚህ ስለሴት ልጅ የሚለውን ሀሳብ ሰፋ አድርጌ አሪፍ አድርጌ ለማቅረብ አሁን ዝግጁ ነኝ ማለት ነው። ሴት ልጅ ስንል ቅድም እንዳነሳሁት ጾታዋ፣ መራቢያ አካልዋ ያላት ከወንድ ልጅ የተሻለ ለየት የሚያደርጋት ነገር ሴት ልጅ ፀንሳ አርግዛ፣ ወልዳ መውለድ ትችላለች። እና ወንድ ልጅ ያው በተቃራኒው እንደሆነ እናውቃለን። እና ሴት ልጅ በብዙ በእነኚህ በምታልፍባቸው የህይወት ውጣ ውረዶች ውስጥ ሊሆን ይችላል ወይ በእነኚህ በምትሄድባቸው የህይወት ሂደቶች ውስጥ በጣም ብዙ ነገሮችን ብዙ ፈተናዎችን የምታልፍበት ሁኔታ አለ። ምክንያቱም ሴትነት በራሱ ፈተና ነው። ይሄን ፈተና ደግሞ ተቋቁሞ ማለፍ ራሱ ትልቅ ጥንካሬ ይጠይቃል። እና አብዛኞቻችን እህቶቻችንን እናቶቻችንን እናያለን። እና ሴትነታቸው ሳይገደባቸው እየታገሉ፣ እየሰሩ፣ እየወደቁ፣ እየተነሱ ልጆቻቸውን ያሳድጋሉ። ለቤታቸው ዋልታ ማገር ይሆናሉ። ለሊት ቀን ስለቸኝ ደከመኝ ሳይሉ የሚሰራውን ስራ በአግባቡ ይሰራሉ። እና ሴለ ሴት ልጅ ስናነሳ በጣም ዋጋ ይከፍላሉ። እናቶች በተለይ ከእርግዝና ጀምሮ አንድ ልጅ ራሱን እስኪችል ድረስ ወደ ሃያ ምናምን ወደ አስራ ስምንት አመት በትንሹ እንኳን ብናደርገው እስከ አስራ ዘጠኝ አመት አንድ አመት አንድ ህፃን ልጅ እርጉዝ ሆኖ ነው ከዛ ተወልዶ አስራ ስምንት አመት እስኪሞላው ድረስ በብዙ ጫና ውስጥ ሆነው ልጃቸውን ዋጋ እየከፈሉ የሚያሳድጉ ብዙ ኢትዮጵያውያን እናቶች አሉ። ብዙ አለም አቀፍ እናቶች አሉ። እና ስለሴቶች ስናነሳ ሴት ልጅ ጸጋ ነችም ሴት ልጅ እናት ነች ይባላል አይደል የሰጠናትን ፍሬ ታፈራለች የተዘራላትን የተዘራላትን ፍሬም ታበቅላለችና ሴት ልጅ ፍሬ ነች ይባላል እንደዉም ካስተዋልን ማለት ነው። እና በብዙ መልኩ ስለ ሴት ላይ ስናነሳ በጣም ብዙ ነገሮች አሉ። እነኚህ ስለ ሴትነት ስናነሳ አንድ ሁለት ብለን የምናቆመው ነገር አይደለም በጣም ብዙ ነገሮች አሉ። ስለ ሴት ልጅ ስናነሳ ማለት ነው እና ሴት ልጅ የሚፈተኑበት ሁኔታ አለ። እንዲሁም ደግሞ ዘር ናቸው ዘር ለማባዛት ዘርን ለመተካት የሚያገለግሉን ነገሮች ናቸው። ወንድ ልጄ ከተነፈጉት አንዱ ወልዶ ብቻውን ወልዶ አርግዞ መዉለድ የሚችልበት ሁኔታ የለም። እና ለመውለድ ቢፈልግ እንኳን ሌላ ግድ ሴት ልጅ ታስፈልገዋለች። እና ያው ሴት ልጅም እንደዛው ነው የሚያስፈልጋት ሁሉ ነገር ግን የተሰጠው ፀጋ አብዛኛውን ነገር ለሴት ልጅ ነውና ሴት ልጅ ብዙ ጫናዎችን ተሸክማ ልጆቿን የምታሳድግበት ሁኔታ አለና በብዙ ተግዳሮቶች ውስጥ ነው የምታልፈው የሚለውን ነገር ማንሳት እፈልጋለሁ። ቤት ውስጥም በተለያዩ ስራ ይኖሩባታል በውጪ የተለያዩ ስራ ከሆነ ደግሞ እንደዛው ውጪ ላይ የተለያዩ ጫናዎች ይኖሩባታል እና እነኚህን ሁሉ ጫናዎች ተቋቁማ ነው ሴት ልጅ አንድ አርግዛ የምትወልደው ማለት ነው። እና እንዲሁም ደግሞ በተፈጥሮ ራሱ ብዙ ነገር በወር ውስጥ ለምሳሌ የተለያየ ጊዜ የተለያየ ጊዜ የወር ግዳጅ ይኖርባታል። እና ምንድነው ይሄ የወር አበባ የምንለው ነገር አለ። በተለያየ ጊዜ ይሄ የወር አበባ የሚመጣባት ሁኔታ አለ እሱን የምታስተናግድበት ሰፊ ሁኔታ አለ። እና ከዛ ከዛ አንፃር ስናየው በጣም ሴት በብዙ ተግዳሮት ውስጥ እንደምታልፍ ብዙ ጊዜ የወርሀዊ ግዴታዋንም እንትን እንደምትል የምንረዳበት ሁኔታ አለ የሚለውን ነገር አጽንኦት መስጠት እፈልጋለሁ። ከብዙ ነገሮች አንፃር ሴት ልጅ በብዙ ፈተና ውስጥ የምታልፍበት ሁኔታ ይኖራል። አንዳንዴ በተለይ ደግሞ በገጠር አካባቢ ሴት ልጆች ልጃገረዶች ወይም ደግሞ ከፍተኛ ሁኔታ የሚደፈሩበት ሁኔታ አለ ይሄ ልጅ ሴት ልጅ ጉዳት ነው እና ብዬ ነው የማስበው። ሴት ልጅ በጣም ከሚደርስበት ጫና ብቻ እንዱ መደፈር ወይም ደግሞ ወይ አስገድዶ መድፈር የምንለው ነገር ነው። እና እሱ ደግሞ ያለ ሴቷ ፈቃድ ሴቷን ልጅ በጉልበት በመያዝ በማፈን የምትደፈርበት ሁኔታ አለ። ሄደው በጣም ደስ የማይል የሚያሳዝን አይነት ነገር ነው ምክንያቱም አንድ ሰው አለፈቃዱ መድፈር ማለት በጣም አስቀያሚና ደስ የማይል ነገር ነው። በሀገራችን እጅ ህግም ወንጀል በመባል ወደ አስራ አምስት አመት ድረስ ሊያስቀጣ የሚችል ወንጀል ነው። ይሄ አስገድዶ መድፈር የምንለው ማለት ነው። በተለይ ለአቅመ ሄዋን እና ለአቅመ ሄዋን ያልደረሱ እህቶቻችን በዚህ መልኩ በዚህ መደፈር አደጋ የሚደርስባቸው ሁኔታ ይኖራል። እና እነዚህ ነገሮች በጣም ደስ የማይሉ ነገሮች ናቸው። እነዚህ ነገሮች እንደው እንትን ቢሉ የሚለውን ነገር ማንሳት እፈልጋለሁ። ቢቀንሱ መንግስትም እርምጃ ቢወስድ አሪፍ ነው

ሀሙስ የቀን ቅዱስ የምንለው ቀናችን ነው። ኢትዮጵያ ውስጥ የሚቆጠር የ አራተኛው ቀን ነውና ሀሙስ የቀን ቅዱስ ይባላል። ሰኞ ማክሰኞ እሮብ ሀሙስ የምንለው ቀን ማለት ነው። እና አራተኛው ቀን ነው ብዙ ጊዜ በሀሙስ ቀን መልካም ነገሮች ይመጣሉ ተብሎ የሚታሰብበት ጊዜ። ይላል አንዳንድ ሰዎች ምንድነው? ቀን ይለዩና የሆነ ቀን ነው ሀሙስ እንደዚህ በጣም መልካም ቀን ነው። ሰኞ ጎዶሎ ቀን ነው አርብ ጎዶሎ ቀን ነው ያሉ ሰዎች የሆን እንትን የሚሉት የሚያገናኙት ነገር አለ። አንዳንድ ሰዎች ነገር ግን ምንድነው? እኔ ብዬ የማስበው ሀሙስም አርብም ቅዳሜም አንድ አይነት ቀናቶች ናቸው። እና ሀሙስ ብዙ ጊዜ ለ እረፍት ቀን መንደርደሪያ ነች ለእረፍት ለማግኘት እረፍት ለማድረግ የምንደረደርባት ጊዜ በብዙ መልክ ማለት ነው። እና ሀሙስን በጣም በብዙ መልክ ነው እንትን የምላት ማለት ነው። የምትመይቸኝ ምክንያቱም ሀሙስ በብዙ መልኩ ለአርብ ምን ደረደርባት አርብ እለትን አርብን በተስፋ በጉጉት የምንጠብቅባት ጊዜ ነችና ከዛ አንፃር ነው ሀሙስ የቀን ቅዱስ ያልኩት ማለት ነው። እና በብዙ መልኩ ሀሙስ ቀንን በጣም እኔ የተወለድኩባት ቀን ነች። በነገራችን ላይ ሀሙስ ቀን ማለት ነው። እና ሀሙስ ቀን ከምሽት ሶስት ሰዓት የተወለድኩት እና በጣም የሚገርመው ነገር የትውልድ ቀንዬ አይነት ነገር ነው የሚሰማኝ አሁንም ቢሆን በጣም ነው። ደስ የምትለኝ ቀኖች ውስጥ ናቸው ነገር ግን የምጣላው ቀን የለም። ዩሄ ቀን ለኔ አይመችኝም ይሄ ቀን። ለኔ ጥሩ ነው ምናምን ብዬ በቃ የሆነ ደስ የማይል ነገር አለኝ ምናምን ብዬ ሜዳ አይነት አይደለሁኝም። ብዙ ጊዜ ሀሙስም አርብም ብለን የተመሳሳይ ቀኖች ናቸው። ነገር ግን ያው እንደዚው ደስ የሚል ቀን አለ አይደል? ደስ የሚል አይነት ቀን ነው ወይ? ምንም ለሁሉም ቀን ትላለች የለም ሁሉም ቀኖች የሆነ ጊታን ያለኝ ነገር ግን ሀሙስ የቀን ቅዱስ ይባላል። በኖሩ ሀሙስ ወይዘን ሲባል እንሰማለን እና ሀሙስ የቀን ቅዱስ ሲባል እንሰማለን። ከዛ አንፃር ነው ሀሙስን ያነሳሁት ማለት ነው። እና በብዙ መልኩ ሀሙስ የቀን ቅዱስ እያልን የምናነሳበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ያው ቀን በነገራችን ላይ ሁሉም ቀን ቀን የተማሳ ተመሳሳይ የሆነ ቀን ነው። ምክንያቱም ልዩነት የለውም። ተመሳሳይ የሆነ ቀን አቶኛለሁ አሙስም አርም ሰኞም አክሰኞም ተባሳየውንም ቀናቶች ናቸው። ያሉት እና ከዛ አንፃር ስናየው ሰማርያውን ተዋሳይ የሆነ ቀን ነው ያለው ከዛ አንፃር ነው የማየው ነገሮችን ማለት ነው። እና በብዙ መልኩ ሀሙስ በጣም ብዙ ሰዎች ለአርብ መንደር ያለ ስራ ቀን ሰርተው አርብን ሀሙስን ሰርተው አርብን እንትን ብሎ በቃ ትውልዋ ቅዳሜና ወደ እረፍትም ያለማድረግ የሚሄዱ ለውጭ የሚወዙበት የሚወዙበት ጊዜ ነው። በሚለው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ሀሙስን በዛ መልኩ የሚያነሱ ብዙ ሰዎች እንዳሉ አስተውያለሁ። እና ሀሙስ የቀን ቅዱስ ተብሎ የሚነሳበት መኝታ ይኖራል። በብዙ መልኩ ደግሞ ሌሎቹ ቀናቶችም እንደዚሁ የሆነ ራሱ የሆነ ሁሉም ነገር አለው። የራሱ የሆነ ሁሉም ቀናቶች ራሳቸው የሆነ ስጡሃላችሁ ለኛ ጥሩንም ያልፉት በረከታ በረከተውልንም የሚያልፉት ይሄንን ደግሞ ለኛ ይሄንን የሚባል ነገር ሰጥተውን የሚያልፉ ቀናቶች አሉ። አንዳንድ ቀናቶች እና ነገር ግን ይሄ ከእድል ጋር ነው የሚያያዘው። ከቀናቱ ጋር ሳይሆን። እድል ጋር ፈጣሪ ለኛ ያመጣው በረከት ሰኞ የሚሆን አርብ የሚሆን ሀሙስም ቢሆን ይሰጠናል። የኛ ያለው በረከት የትም አይሄድም። የኛ ያለው ጸጋ ለኛ ያለው ሀብት ለኛ ያለው ስኬት ለኛ ያለው ጤና ሁሉ ነገር ፈጣሪ ሰጠናል። ምክንያቱም ለእኛ ያለው ነገር የት የማይሄድ ከዛ አንፃር ነው ማየት የተፈለገው ማለት ነው። እና ሀሙስን በጣም ለሀሙስ ውስጥ ልቅ የሆነ እንትን ያለኝ ልልቅ የሆነ እንትን አለኝ የፈላ ቦታ ደስ የሚል ቀን ነው። የውዴም ቀን የተወለድኩባት ቀን እንደመሆኑ መጠን ምናልባት ለዚህ አላላልቅም ግን ሀሙስ የሆነ ለየት ያለ ነገር ነው ያለኝ የሚለውን ነገር ማንሳት እፈልጋለሁ። በሌላ አንፃር ስናነሳ እንደ ሌላ አንፃር ደግሞ ሀሙስ የምንላት ቀኖች አሉ አይደለ የተለያዩ ቀናቶች አሉ። ከእነዚህ ቀናቶች ውስጥ ሀሙስ አንዱ ቀን ነውና በብዙ ነገሮችን የምናስተውልበት የምናይበት ቀናቶች ውስጥ አንዱ ሀሙስ ነው። በጣም ብዙ ነገሮችን የምናይበት ነው ማለት ይቻላል። እና ያው ብዙ ቀን ነጥቦኝ ግን አንዳንዴ ፈጣሪ የፈቀደው ቀን ሁሉ ይሆናል ሁሉም ነገር እንጂ እኛ ሀሙስ ይመቸናል አርብ ይመቸናል ስላልመደለ የሚሆነውን ብለው ነገር ማንሳት እፈልጋለሁ። አንዳንዴ እነኚህ ጥሩ ያልሆኑ አማካኝነቶች ያላቸው ሰዎች ሀሙስ አርቡይ ቅዳሜ እያሉ ቀናቶችን እንትን የሚሉበት ሁኔታ አለ። የሚቆጥሩበት ሁኔታ አለ። ነገር ግን እነኚህን መቁጠር ሳይሆን ወደ እውነታው አለም ሳይመጣ ግን ይሄ ቀን ምንድነው? ያው እንደማንኛውም ቀን ነው። ምናልባት አንዳንዴ እንደሆነ እንወዳቸው የሆነ ምክንያት ይኖረናል ለምሳሌ እኔ የተወደቀኝ ስለሆነ ነው። የማልኩኝ እኔ ልሩኝ ደግሞ በቃ አሁን ምንድነው ምክንያት ይኖራቸዋል። ለምሳሌ ውድ ነው ወደ ወደ ሌላ ሰው ምክንያቱም የእረፍት ቀን ስለሆነ ይችላል። እና ነገር ግን ለሁሉም የተለያየ አይነት ነገር ብላኩት ይኖርናል። እና እኔ ሀሙስ በጣም የሚመቸኝ ወቅት ነው ወይም ደግሞ ጊዜ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደ አጠቃላይ እና በብዙ መልኩ እነኚህ እንደሚሄድበት ሁኔታ አለ። በብዙ መልኩ ለኔ የሀሙስ የሚባል ቀን የተለየ ቦታ ሰዎች ይኖራሉ። እንዲሁም ደግሞ አንዳንዶች ደግሞ ሀሙስ ቀሚቃ መጥፎ ነው ጥሩ ገድ የለውም የሚሉ ሰዎችም አሉ። ነገር ግን ሁሉም ነገር ከፈጣሪ ከተፈቀደ ገዳለሁ የለውም የሚባል ነገር የለም። እንዳታውቃለሁ ብዬ አስባለሁ ይሄንን ይመስላል እንዳጠቃላይ በዚህ ርዝብያ።

ቀጣይ ደግም ስለ ደሞዝ እናነሳለን ደሞዝ ምንድነው ደሞዝ ምንድነው የሚለውን ነገር በሰፊው እናነሳለን። አብዛኞቻችን ለደሞዝ የምንሰራ ነን አብዛኞቻችን ደሞዝን ተቀብለን የምንኖር ሰዎች ነን። እና ስለ ደሞዝ በጣም ብዙ ነገር ማለት እንችላለን። ደም ወዝ የሚለው የደም እና የወዝ ዋጋ ነው የሚለውን ነገር ማንሳት እፈልጋለሁ። እና ለምንድነው ደሞዝ? የምንለው ብዙ ጊዜ ለምሳሌ አንድ ሰው በትምህርቱ ከተለያዩ ከአንደኛ ከምንለው ደግሞ ከመጀመሪያ ደረጃ ትምህርት ጀምሮ እስከ ከፍተኛ ተቋማት ተምሮ እስከ ካምፓስ እስከ ዩኒቨርሲቲ እስከ ኮሌጆች ተምሮ ከዛ በኋላ አንድ ሙያ ይዞ ይወጣል። ይሄ ሁሉ አመት ፈጅቶበት ማለት ነው። ወደ ትንሹ ወደ አስራ አምስት አመት አስራ ስድስት አስራ ሰባት በቃ ከዛም በላይ ሊሆን ይችላል። በዚህ አመቶች ውስጥ ነው አንድ ሰው ኮሌጅ ገብቶ አንድ ሙያ ተምሮ የሚወጣውና በብዙ መልኩ የተለያዩ ነገሮችን ይማራል። በጣም ብዙ ነገሮችን እንዲማር ይደረጋል በጣም በሰፊው እንዲማር ይደረጋል። ከዛ በኋላ ነው ያለው ወደ የሚፈልገው ሙያ የሚገባበት ሁኔታ ያለው ማለት ነው። እና በተለያየ ዘዴ ነው ወደ ሙያችን የምንገባው በተለያዩ ነገሮች ደግሞ ወደዛ ሙያ ገብተን እንትን የምንልበት ሁኔታ አለ። ምንማርበት ቤት አለ ከዛ በኋላ ያን ሙያ መርጠን ከጨረስን በኋላ ከተመረቅን በኋላ ብቁ ናቸው። እነዚህን የሰራተኞት ወደ ስራ መግባት ይችላሉ የሚለው ነገር ከተርጋገጠ በኋላ በኋላ ወደ ስራ የምንገባበት ሁኔታ ይኖራል ማለት ነው። እና ከዛ በኋላ ወደ ስራ ገብተን በአግባቡ ስራችንን ማከናወን የምንችልበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር እነኚ ወደዛ ሄደን የምፈልገውን ሙያ ተምረን ከዛ በኋላ እንቀጠራለን። በመንግስት ተወዳደረን የተለያዩ ቅጥር መስሪያቤቶዎች የተለያዩ ቅጥር በሚያወጡበት ጊዜ ያንን ቅጥር በመወዳደር ከዛ በኋላ ያንን ቅጥር ከተወዳደርን በኋላ ከዛ በኋላ አልፋል ወርቃል የሚባል ነገር አለ ከዛ ካለፍን እንቀጠራለን። ከዛ በኋላ ከተቀጠርን በኋላ ደሞዝ ለምሳሌ ዲግሪ ከሆነ እዚህን የህል ነው የሚበላው። ዲፕሎማ ከሆነ እንደዚህ ያህል ነው ከፍተኛ ማስተርስ ከሆነ የዚህን ያህል ነው ቢኤችዲ ከሆነ የዚህን ያህል ነው ፕሮፌሰር ከሆነ የዚህን ያህል ነው የሚባለው ተብሎ በሀገሪቱ ህግ መሰረት የጸደቀ የደሞዝ ስኬል አለ በዛ ደሞዝ ስኬል መሰረት እንቀጠራለን ማለት ነው። በሁሉም የሀገሪቱ አካባቢ ላይ የቋሚ የሆነ የደሞዝ ስኪል አለና በዛ የደሞዝ ስኪል መሰረት ሁሉም ሰራተኛ እዛ ላይ እንትን የሚልበት አለ ማለት ነው። እዛ ላይ ደሞዝ ይመደብለታል ሁሉም ሰራው ይኖራል። እና ስራ ይመደባል ከዛ በኋላ ስራ ላይ ሆኖ ደግሞ የተለያዬ ነገሮች ይሆናሉ ስራ ላይ ሆኖ ማለት ነው የሚመጡ ነገሮች እና እነኚህ ስራ ላይ የሚፈጠሩ ነገሮች ይኖራሉ። እነዚህ ስራ ላይ ይገባና ከዛ የሚቆራርጡ ከደሞዝ ላይ የሚቆራርጡ የጡረታ የተለያዩ የግብር ምናምን ተብሎ የሚቋራረጡ ነገሮች አሉ። እነኚህ እንዳሉ ሆኖ ከዛ የተቋረጡ ተቆርጦ የሚተርፈው ገንዘብ ደሞዙ ይሆናል ማለት ነው። ከዛ ይሄ ሰው ምን ያደርጋል? ደሞዙ በቃውም አልበቃውም ይመገባል ይበላል ይኖራል ይነጋል እንደው ደሞዙ ከደሞዙ ላይ እያነሳ ይበላል እየደሞዙ እያንሳ ይበላል ደሞዙ ምንም አይነት ትርፍ ሳያመጣለት እንዲሁ ለሆዱ እየበላ ምንም ውጤት ሳያገኝበት ራሱን ሳያሳድግ የሚያስፈልገውን ነገር መሰረታዊ ከሚላቸው ሳያሟላ ብዙ ነገሮችን ያጣል ማለት ነው። የሰውና በዛ መልኩ አጥቶ ከብዙ ነገሮች ራሱን ያጣና በሚያገኛት በሚያገኛት ደግሞ ብቻ ተወስኖ አቅሙ ተወስኖ አንተ የምትበላው የዚህ ነው ያለው ተብሎ በዛ ደሞዝ አማካኝነት ይኖራል። እና ደሞዝ በጣም የአንድ ሰው የስራ የልፋት ውጤት ነው የሚለውን ነገር ማሳየት እፈልጋለሁ። ነገር ግን ያ ነገር ደግሞ ኑሮ ውድ እንደሚመጣ ጊዜ በጣም ከፍተኛ ጫና ነው። ነገር ግን ምንድነው? በበዙ መልኩ ይሄንን ደሞዝ እየኖሩ የሚያገኙ ሰዎች ደግሞ በብዙ መልኩ ወይም ደሞዝ እየሰሩ የሚያገኙበት ሁኔታ ይኖራል። የተለያየ መልኩ ደሞዝ እየሰሩ በደሞዛቸው ደግሞ ገንዘብ እያገኙበት በዛ በገንዘብ ደግሞ እየበሉ የቻሉም እየለበሱ አቅማቸው አቅሙ የፈቀደው ደሞዛቸው አቅም የፈቀደውን ያህል እየተንቀሳቀሱን የሚኖሩ ብዙ ሰዎች እንዳሉ አውቃለሁ። እና በዛ መልክ ነው ህይወትን የሚመራው አብዛኛው የተቀጣሪ ማለት ነው። በቃ በግል መስሪያ ቤት ይሁን በመንግስት መስሪያ ቤት ይሁን ዲፕሎማው እንደዚህ ያህል ነው። ከፍተኛ ማስተርስ ከሆነ እዚህን ያህል ነው ቢኤችዲ ከሆነ የዚህን ያህል ነው ፕሮፌሰር ኮኔቲን ነው የሚባለው ተብሎ የሚስራው ስራ ይሆራል። ከዛ ያን ስራ የስራ ልፍት እየለፋ ማከናወን ያለበትን ተግባር እያከናወነ በዚያ ደሞዝ ትልቅ ነገር ሰራ ትንሽም ነገር ሰራ ያቺኑ ደሞዙ እየበላ ይኖራል ማለት ነው። መልኩ በዚህ ደሞዝ ብዙ ጊዜ የሚቆይበት ሁኔታ አለና በዛ መልክ ነው ብዙ ሂወታችን ሚመራው ማለት ነው። እና ደሞዝ እንደዚህ ብዙ ትልቅ አርገን የምናነሳው ነገር አይደለም። ለጊዜው የምንኖርለት የሚኖርን ነገር ነው የሚለውን ነገር የሚለውን ነገር ማንሳት እፈልጋለው ማለት ነው። እና በብዙ መልኩ ደሞዝ ያው ለመኖር ይጠቅማል። ነገር ግን ሀብታም ለመሆን ግን የማያደርግ ነገር ነው። ባጠቃላይ የላባችን የደምአችን ወዛችን የምናገኝው በደሞዝ አማካኝነት ነው። የለፋንበትን የስራንበትን ምን ይባላል ደሞዝ ይባላል። አንድ ሰው ሰርቶ አንድ ወር ሲሞለው የሚቀበለው ደሞዝ በመባል ይታወቃ ማለት ነው

ቀጣይ ሀሳብ ደግሞ ስለ ወለድ እናነሳለን እና ወለድ ምንድነው ከሚለው ጀምረን አሪፍ አሪፍ ሀሳቦችን ለማንሳት እሞክራለሁ ማለት ነው። ወለድ እንዴት ነው የምንጠቀመው፤ ወለድስ የሚለው ነገር እንዴት ይታያል በሃይማኖትስ አንፃር እንዴት የሚታይ ነገር አለው ወለድን? የሚለውን ነገር እናነሳለን አንዳንዴ ብዙ ነገሮች አሉ ስለወለድ ስናነሳ ማለት ነው እና አንዳንዴ አኛ ራሳችን እንዲህ አይነት ነገሮችን እናከናውናለን። የወለድ ሀጠመያትም የሚሆንበት ሁኔታ አለ የሚሉም ነገሮች ይኖራሉ። እና ስለወለድ አንዳንድ ሀሳቦችን አነሳለሁ። ወለድ ማለት ለምሳሌ በቀላሉ ስለ ወለድ ለመብራራት መቶ ብር አንድ ሰው ፈለገ፤ አሁን የፈለገው ስለዚህ ሲመልስ መቶ አስር ብር ወይም ደግሞ መቶ ሃያ ብር አድርገህ ትመልሳለህ ብለን ስንሰጠው ማለት ነው ወለድ የምንለው ማለት ነው። ምክንያቱም ዛሬ የሰጠሁት መቶ ብር ነው ነገ ሲመልስ ግን አንድ መቶ ሃያ ወይ አንድ መቶ ሰላሳ አድርገህ ትከፍላለህ ብለን ከሰጠነው ውል ተወውለን ፈርመን ያንን ነገር ከሰጠነው ወለድ ነው የሚባለው ማለት ነው። ምክንያቱም እኛ የሰጠነው መቶ ብር ነው እሱ የሚመልሰው ደግሞ መቶ ሰላሳ ብር ነው ስለዚህ በዚህ መሃል ያለው ሚና ሰላሳ ብር አለ ማለት ነው ከትርፍ የምናገኘው ማለት ነው እና ይሄ ምን ይባላል ወለድ ይባላል። እና አብዛኛው ወለድን ስናነሳ በብዙ መልኩ በሀገራችን በጣም ብዙ በወለድ የሚያበድሩ በጣም ብዙ አነስተኛ እና ጥቃቅን ቁጠባ ተቋማት አሉ። እንዲሁ ደግሞ ትላልቅ ባንኮች ራሱ ወለድን መሰረት ያደረገ አስር ፐርሰንት ወለድ ትከፍላለህ፤ አምስት ፐርሰንት ወላድ ትከፍላለህ፤ ሰላሳ ፐርሰንት ወለድ ትከፍላለህ እያሉ ነው የሚያበድሩት ስለሆነ ነገር መበደር ሲፈልጉ ማለት ነው። እና በዛ መልክ ነው የሚበደሩት እነኚህ ትልቅ ተቋማት ማለት ነው። እና በዛ መልክ ስናነሳ እነይህ ትልልቅ ተቋማት ወለድ ስናነሳ የዚህን ያህል ገንዘብ የሚጠይቁ ከሆነ ትረፍ የሚጠይቁበት ሁኔታ አለ። እያንዳንዱ ነገር ለምሳሌ በባንክ ደ ረጃ ብንሄድ ብር እዛ እንትን ብንል ለመበደር ለምሳሌ ሃምሳ ሺህ ብር ለመ በደር ብንሄድ እንሂድ ስትመልስ ስድሳ አምስት ሺህ ብር አገር መልሰው ሊሆን ይችላል። ምክንያቱም እነሱ ብሩ እኛ ጋር በመቀሳቀሱ እነሱ ትርፍ ይፈልጋሉ ማለት ነው። እኛ በእነሱ ገንዘብ ሰርተን ከዛ በኋላ ደግሞ ትርፍ ለእነሱ ማስገባት አለብን ማለት ነው። እና ወለድ የሚባለው አብዛኛው ነገር ከዚህ ጋር ተያይዞ የሚነሳ ነገር ነው። አንዳንዴ ደግሞ አናሳ ቢሆንም እኛ ለምሳሌ ገንዘብ ቢሆንም ለምሳሌም አንድ ሃምሳ ሺህ ብር ለምሳሌ መቶ ሺህ ብር አለን እንበል ባንክ ላይ እዛ ባንክ ላይ መቶ ሺህ ብር ሃምሳ ሺህ ብር ሲኖር እዛ ባንክ ላይ በቀላሉ ያንን ገንዘብ እዛ ላይ በማስቀመጥ በምንናስቀምጥበት ጊዜ ምንድነው የሚፈጠረው የሚለው ነገር ሳነሳ ያ ገንዘብ እዛ ላይ በሚቀመጥበት ጊዜ ብሩ ላይ የሚጨምርልን ነገር አለ ከወለድ ነፃ ወለድ የሚባል ነገር አለ እና እኛ እዛ በማስቀመጣችን አስር ብር፤ ሃያ ብር፤ ሰላሳ ብር፤ ሃምሳ ብር፤ መቶ ብር የሚሞላ ከሆነ የሚፈጠር ያን ያህል ገንዘብ የሚወጣ ከሆነ ይሄ ምን ይባላል ወለድ ይባላል ማለት ነው። ምክንያቱም እኛ እዛ ጋር ያንን ነገር በማድረጋችን ያንን ገንዘብ እናገኛለን ማለት ነው። እና ከዛ አንፃር ወለድ የሚባልበት ሁኔታ አለ ማለት ነው እና ወለድ በብዙ ነገር ነው እሚሚገለጸው በአንድ ነገር ብቻ አይደለም። በጣም በብዙ መልኩ ወለድን መግለጽ እንችላለን ማለት ነው እና ለምሳሌ ቅድም እንዳነሳሁት ነው ብር የሆነ ብር ያህል አስቀመጥን ከዛ በኋላ በላው ላይ አስብርም አያብርም ሆነ ወለድልን እና ያቺ ገንዘብ የሚባል ወለድ እናታለን እና ብዙ ጊዜ አንዳንዴ ወለድን ለምሳሌ በእስልምና ሃይማኖት እንትን ነው ሀጥያት ነው ተብሎ ስለሚታሰብ ከወለድ ነፃ የሆነ ባንክ ቡክ እንዲከፍቱ ነው የሚደረገው እና በዛ መልኩ ነው ብዙ ጊዜ አብዮት የሚሰጠው የሚለውን ነገር ማሳሳት እፈልጋለሁ። እና ደግሞ የተለያዩ ወለድን የምንቀበልባቸው እንዲሁም አራጣ አበዳሪ ምንላቸው ሰዎች አሉ። ከዚህ ከወለድ ለጋር ተያይዞ ማለት ነው እና እነኚህ አራጣ አበዳሪ የምንላቸው ሰዎች ብር ይኖራቸዋል። እነሱ ያላቸውን ገንዘብ ደግሞ ያበድራ፤ ወይ የቤት ካርታ ይዘው የዚህን ያህል ትርፍ ታመጣለህ በኔ ገንዘብ ሰርተህ ለምሳሌ እኔ አስር ሺህ ብር ሰጥሃለሁ በዚህ አስር ሺህ ብር ሰርተህ ስትመልስ ግን አስራ አምስት ሺህ ብር አድርገን ነው የምመልሰው በእኔ ገንዘብ ተንቀሳቅሰህ፤ አትርፈህ ይሄን ገንዘብ መመለስ አለብህ ብለው የሚሰጡ በጣም ብዙ አበዳሪዎች አሉና በጣም እናነሳና ስለ ስለ ወለድ ስናነሳ በጣም ብዙ ነገሮች አሉ እና ብዙ ጊዜ ወለድ ለተጠቃሚው በጣም ትልቅ እድል አለው። ምክንያቱም ለምሳሌ እኔ ዛሬ አስር ሺህ ብር ወስጄ አስራ አምስት ሺህ ብር የዛሬ ሶስት ወር ትከፍላለህ ብባል ያንን ገንዘብ ምን ሰሰርቼ ነው በዚህ በሶስት ወር ውስጥ ትርፍ የማመጣበት የሚለውን ነገር ማወቅ እና ሂሳብ መስራት አለብኝ። አለበለዚያ ከስሬ ያስያዝኩትም ነገር እዛ ጋር አደጋ ውስጥ ሊገባ ነው ማለት ነው ስለዚህ ግዴታ ያንን ነገር እንትን ማለት አለብን። ምንድነው ቦታ መያዝ አለብን። ምክንያቱም ምንያህል ትፈልገዋለህ የሚለው ነገር ማወቅ አለብን። ያንንስ ደግሞ መክፈል እችላለሁ ወይ የሚለው ነገር ወሳኝ ነገር ነው ዝም ብለን መሄድ ብቻ ሳይሆን ለምሳሌ ይሄንን ያህል ዛሬ አስር ሺህ ብር አድሬያለሁ ነገ አስራ አምስት አመት ታመጣለህ ሲል ምን ሰርቼ ነው የማመጣው? ያንን የማናውቅ ከሆነ ባንወስድ ይሻላል ምክንያቱም ይሄን ብር ሲያበድሩ የሆነ የሚይዙት የሆነ ዋስትና ነገር ይኖራል ስለዚህ ያን ዋስትና ነገ ለጨረታ ሊያቀርቡት ይችላሉ ማለት ነው ከባባድ ገንዘብ የምንወስድ ከሆነ የምንበድር ከሆነ እና ወለዱም ደግሞ እንዛው እየጨመረ ስለሚሄድ

እሺ ስለ ኢሜል እናውራ ኢሜል ስንል በጣም በብዙ መልኩ ጠቀሜታ ያለው ነገር ነው። ኢሜልም በጣም አብዛኛዎቻችንን እንጠቀማለን በጣም ብዙ ኢሜሎችን እንጠቀማለን። እና ኢሜልን የምንለው መተግበሪያ ነው ሲጀመር የተለያየ መተግበሪያ ነው። ለምሳሌ ቴሌግራም እንደምንላቸው ፌስቡክ እንደምንላቸው ቲዩብል እንደምንላቸው መተግበሪያዎች እነኚህን ይሄን ኢሜል የምንለው። ራሱን የቻለ መተግበሪያ ነው ራሱን የቻለ መተግበሪያ ነው። እና ይሄ መተግበሪያ ደግሞ በብዙ መልኡ ራሱ የሆነ ጠቀሜታዎች አሉ ጥሩ ጎን አለው። እንደዛውም ደግሞ ጥሩ ያልሆኑ ጎኖቹም ይኖሩታል ምክንያቱም ሙሉ ነገር ጥሩ ነገር አለው የሚለውን ነገር ማንሳተት አስቸጋሪ ነው። እና ስለ ኢሜል ስናነሳ ኢሜል በጣም ብዙ ጠቀሜታዎች አሉት ከአንድ እስከዚህ ብለን የምናነሳው ነገር አይደለም በጣም ብዙ ማለት ነው። ምክንያቱም ኢሜልን በአግባቡ መጠቀም መቻል አለብን በብዙ መልኩ ማለት ነው። ለምሳሌ በቅርብ ጊዜ ኢሜል በብዙ መልኩ የጠቀመኝን ነገር ላንሳ ቀጥታ በኢሜል የሚሰራ የኢንተርኔት ስራ ነበር። እና ያን የሚለው መጠቀም ነበረ ስራ ይሰሰራ የነበረው ያ ኢሜል በጣም ለሰዎች ልካለሁ። ከዛ እኔም ያ ኢሜል ለኔም የሚላክ አለና ቀጥታ ያን ሊንክ ይገባልኝ አሁን ማስፈንጠሪያ ይገባልኛል እና ያንን ማስፈንጠሪያ በመጠቀም እዛ ውስጥ ሁለታችንም እንገባለን በኢሜል በመጠቀም ማለት ነው። እና ከዛ ውስጥ እዛ ውስጥ ገብተን እኛ ስለሆነ ሀሳብ ጉዳይም ደግሞ ስለሆነ ርዕስ ለምሳሌ ሰብያ ቤት እንስሳ ቢሆን ስለዛ ሀሳባችንን እንሰጣለን ማለት ነው። ኢሜል በመጠቀም ከዛ እኔና እሱ እንናወራለን በኢሜል አማካኝነት ተገናኝተን ማለት ነው። በተላከል ማስፈንጠሪያ ማግኘት ከዛ አውርተን ብዙ ገንዘብ የሰራንበት ሁኔታ ነበረ ማለት ነው። እና ኢሜል ትልቅ ተቀሜታ አለው በዚህ መልኩ ራሱ ተጠቅሜበታለሁ የሚለውን ነገር ለማንሳት ነው። አሁን ይሄንን ሀሳብ ያነሳሁት ማለት ነው። እና በሌላ መልኩ ደግሞ ኢሜል ምንድነው? ትልቁ ተገኝ ምንድነው? በጣም ሚስጥራዊነት የተሞላበት ነገሮችን ማድረግ እንችላለን ማለት። በቀላሉ የምፈልገውን ነገር ጽፈን ለምሳሌ ደብዳቤ ሊሆን ይችላል። ወይም ደግሞ የተለያዩ መረጃ ሊሆን ይችላል ወይም ደግሞ የተለያዩ ሰነዶች ሊሆኑ ይችላሉ። እዛ ላይ ቀጥታ ኢሜል ላይ መላክ እንችላለን የምንፈልገው ሰው ማለት ነው። የሰውየው ኢሜል ላይ በቃ ቀጥታ የኢንተርኔት የሚጠቀም ሚሴጅ ማለት ይቻላል። በቃ የሚሄድ ማለት ኢንተርኔት የሚጠቀም ሚሴጅ ነው። ምክንያቱም አሁን ሚሴጅ የሚጠቀመው ነው የተወርክነው ብር ነው የሚቆም የኛው ግን ኢንተርኔትን በመጠቀም ነው የሚሰራው ኢሜል ማለት ነው። እና በጣም በብዙ መልኩ ነው ኢንተርኔት በመጠቀም ስራቸውን ኢሜል የምንሰራው ማለት ነው። አንዳንዴ ኢሜል ደግሞ በጣም የሆነ ሰዓት የሰማሁት መረጃ ደረጃ እንዳይጠፉብን የምፈልጋቸውን መረጃዎች ወይም ደግሞ ሰነዶች ወይም ደግሞ ፋይሎች ቀጥታ ምንድነው የምናደርገው? ኢሜላችን ላይ ማስቀመጥ ያሉ ኢሜላችን ላይ ስናስቀምጠው ስልካችን እንኳን ቢጠፋ እዛ ኢሜል ላይ አይተን ያንን መረጃ በቀላሉ ማግኘት መያዝ እንችላለን ማለት ነው። ለበለዚያ ያገኘነው ያን ኢሜል ላይ ከሌለ ያ ማስረጃ እና መረጋገጫ አስቸጋሪ ነው የሚሆነው ማለት ነው። እና በብዙ መልኩ ኢሜል መጠቀም ያንን መረጃ ማስረጃ እዛ ላይ ማስቀመጥ እንችላለን። ስልካችን የሚጠፋ እንኳን የኢሜል ቁጥራችንና ሚስጥር ቁጥራችንን ማወቅ ቻልና ኢሜላችንን ሙሉ እንትን የምናውቅ ከሆነ በቀላሉ ያንን ዘሬ ያስቀመጥነውን ሰነድ ሊሆን ይችላል መረጃ ሊሆን ይችላል ማስረጃ ሊሆን ይችላል። የትምህርት መረጃ ሊሆን ይችላል በጣም እንደኔ የክስ ወረቀት ሊሆን ይችላል ያንን በግባቡ እናስቀምጣለን ማለት ነው። ኢሜላችን ላይ መጠቀም ነው ሁሉ መልኩ ኢሜልን የምንጠቀምበት ሁኔታ አለ የሚለው ነገር አንፃር መጽሐፍ እፈልጋለሁ በብዙ መልኩ ማለት ነው። እና ዛሬ ዛሬ ቴክኖሎጂ በጣም እየሰፋና እየተራቀቀ በመጣበት ሁኔታ ደግሞ እኛም በተቻለ አቅም ከቴክኖሎጂ እያበራበር መቻል አለብን። ሁሉንም ነገር መጠቀም መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እንደውም ስለ ኢሜል ስናነሳ አንድ አስተማሪያችን አሳይመንት ስር ውጎ ሰጠን ያንን የአሳይመንት ደግሞ ስንሰራ እሰር ጠንቅቅ ይረስን በኋላ በሶፍቱ ኮፒም ደግሞ በዛው ላይ በስልክ ላይ አሪፍ አድርገን ኤዲት ተደረገ በኋላ እዛው ላይ ያስፈላጊውን ጥያቄና መልስ ከተቀመጠ በኋላ ቀጥታ በኢሜል ላኩልን ብሎ ኢሜሉን የሚያስቀምጥበት ሁኔታ ይኖራል። እና የፈለግነውን ማንኛውም ሰው ሊሆን ይችላል ኢሜል ተጠቃሚ እኮ እና የኢሜል የኢሜሉን ኮድ ማግኘት ከቻልን ወይም ደግሞ የኢሜሉን ቁጥር ማግኘት ከቻለ ያን ሰውዬ በቀላሉ ሀሳብ መነጋገር እንችላለን መግባባት እንችላለን። ሀሳባችንን ለዛ ሰው ማካፈል እንችላለን ብዬ አስባለሁ። እና በብዙ መልኩ ነው ጥቅሙ የኢሜል ማለት ነው። እና በብዙ መልኩ ይጠቅመናል የተለያዩ ሀሳቦች ሲመጡ ያን ሀሳብ እዛ ኢሜል ላይ ነው የምናገኘው። እና ያንን ቀላሉ ኢሜል እንደመጠቀም ነው ሀሳባችንን እዛ ጋር እንትን የምንለው ማለት ነው። የምንገልጸው ደግሞ የምንቀበለው። በብዙ መልኩ ኢሜላችን ኢሜሎቻችን ይኖራሉ እኔ ኢሜሎች ደግሞ በአግባቡ ሚስጥር በተጠበቀው የተናዳና በጠበቀው ሁኔታ ማስቀመጥ መቻል አለብን። ብለን መዝረክረክ መቻል የለብንም። ስለዚህ ሁሉንም በየቦታቸው ማስቀመጥ መቻል አለብን የሚለውን ነገር አጽንኦት መስጠት እፈልጋለሁ። ማለት ከነገሮች አንፃር እና ኢሜል በጣም አስፈላጊና መሰረታዊ ነገር ነው። በብዙ ለመሆን የተጠቀምንበት እና ከጊዜው ጋር ጊዜውን ያዋጀ በተግባር ያለውና በብዙ መልኩ የተጠቀሙበት እገኛለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደማጠቃለል ያንሳል።

እነሽ የቀጣይ ሀሳብ ደግሞ ስለ ኮፍያ ሀሳብ እናነሳለን ኮፍያ ምንድነው ከሚለው ጀምረን ጠቅለል ያለ ሀሳብ እንደማንሳት እሞክራለሁ ስለ ኮፍያ ማለት ነው እና ኮፍያ ምንድነው ጠቀሜታው ምን አይነት ኮፍያዎች አሉ? አብዛኛው ጊዜ ኮፍያ ከባድ የሆነ ሙቀትን ለመከላከል ከፍተኛ የሆነ ኮፍያ የምንለው ራሱ ምንድነው ከሚለው ልጀምር ለነገሩ እና ኮፍያ የምንለው ያው ጭንቅላታችን ላይ ልናደርገው የምንችለው ከብርድ የሚከላከልልን ሊሆን ይችላል ብዙ ጠቀሜታዎች ያለው ነገር ነው። ብዙ ጊዜ ሰዎች አድርገውት እናያለን አንዳንዶች በብዙ መልኩ የሚጠቀሙበት ሁኔታ አለ ኮፍያንማለት ነው። እና ይሄ በራሳችን ላይ የሚሰሩ ዘመናዊ ኮፍያ ሊሆን ይችላል ወይም ደግሞ በባላዊ መንገድ እንግጫና አክርማን በመጠቀም በጣም የሚያምር አይነት ኮፍያም ይሰራል በባህላዊ መንገድ ማለት ነው እና በጣም ብዙ ኮፍያዎች የሚሰሩበት ሁኔታ አለ። እና የኮፍያ ጥቅሞችን አንዳንድ ሀሳቦችን ላንሳ ለምሳሌ ያው ኮፍያ ዘመናዊ ኮፍያዎች አሉ እንደዛውም ደግሞ ዘመናዊ ያልሆኑ ዝም ብለው ኮፍያዎች ይኖራሉ። እና እነዛም አሪፍ አሪፍ ኮፍያዎች አሉ ምሳሌ የምናደርጋቸው ራሳችን ላይ የሚደረጉ በጣም የዘመናዊ የሆኑ ኮፍያዎች አሉና እና እኔ ኮፍያዎች ከኋላ ማጥበብ ይቻላል ማስፋት ይቻላል። እንደ መጠናችን እንደ ጭንቅላታችን መጠን አሪፍ አድርገን ኮፍያ እናደርግና ከዛ በኋላ ከዋለና ጠብቆ አለን ከዛ በኋላ ሬፖን ሁኔታ እናደርጋለን ማለት ያንን ኮፍያና በብሩ መልኩ ያ ኮፍያ በጣም አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም እያንዳንዱን ይሄን ኮፍያ የምናደርግበት ጊዜ እና ጭንቅላታችን ላይ አድርገን የምንቀሳቀስበት ሁኔታ ይኖራል እና በምንቀሳቀስበት ጊዜ ደግሞ የምፈልገውን ነገር ለማሳካት እያንዳንዱ ኮፍያችን በማድረግ ሊሆን ይችላል። ለምሳሌ ከፍተኛ የሆነ ጨረር አንስቻለሁ እና ከፍተኛ የሆነ ጨረር ጭልል ያለ ፀሀይ የሚሆንብህ ጊዜ ይመጣል አለ ከፍተኛ የሆነ ፀሀይ ሙቀት ለምሳሌ በተለይ በበጋ ጊዜ በጣም ፀባዩ ከባድ ነው። የሚሆነው እና በዛ ጊዜ አብዛኛው ሰው ኮፍያ የሚጠቀምበት ሁኔታ ፀሀዩ በተለይ ደግሞ ፀጉራቸው ገባ ገባ ያሉ ሰዎች ኮፍያ ይጠቀማሉ ምክንያቱም ፀሀዩ በጣም ያንን ጭቅላቸውን ስለሚያጠቃው ማለት ነው እና ያንም በቀላሉ ለመከላከል ያደርጋሉ ኮፍያ ይገዛሉ ማለት ነው። እና ከፊታቸው የፊታቸውን ጤና ራሱ ይጠብቃሉ ጭንቅላታቸውንም ከፀሀይ ብርሃን ተከላልለው ፊታቸውን ራሱ ኮፍያው ረጅም ስለሚሆን ፊታቸው ራሱ በዚያ በኮፍያ መጠቀም ያንን ጊዜ አልፎታል ማለት ነው እና ፀሀዩ እንዳይመታቸው ያደርጋሉ በቀላሉ የፀሀይ ጨረር ጭንቅላታቸውን አያገኘውም ማለት ነው። እና በዛ መልክ ነው እማነሳው ኮፍያን እንዲሁም ደግሞ በባህላዊ መንገድ ቅድም እያነሳው ነበር ከግቻና ከአክርማ የሚሰራ ትልቅ ኮፍያ አለ በጣም ክብ የሆነ ባህላዊ መንገድ ነው የሚሰራው ነው። ይሄኛው አሁን ያነሳሁት የቅድም ያነሳሁት ኮፍያ ያው በፋብሪካ እንደሚመረጥ እናውቃለን እና ይሄኛው ግን በሰው ልጅ እጅ የሚሰራና የሚጥም የሚስተካካል ነገር ነውና ከዛ አንፃር በጣም ብዙ እንትን አለው የሚለውን ነገር ማንሳት እፈልጋለሁ። እና እና ይሄ ኮፍያ በጣም አስፈላጊና ወሳኝ ነገር ነው የሚለውን ነገር እዚሁ ጋር አያይዤ ማንሳት እፈልጋለሁ። ከዛ ደግሞ ምንድነው አሁን ስለ ሙቀት ነበር ሳነሳ የነበረው በሙቀት ጊዜ ኮፍያ እናደርጋለን የሚለው ነገር ግን ስለ ኮፍያ ስናነሳ በብርድ ጊዜም ኮፍያ እንደምንጠቀም ማንሳት እፈልጋለሁ ምክንያቱም ከፍተኛ የሆነ ብርድ እና ቅዝቃዜ የሚኖር ጊዜ ኮፍያ ማድረግ የግዴታ ይሆናል የግዴታ ኮፍያ ማድረግ ይጠበቅብናል። እና በዛ ጊዜ ኮፍያ ምን አደርጋለሁ ምክንያቱም ያንን ከፍተኛ የሆነ ብርድ በጭንቅላታችን እንዳይገባ ለመከላከል እንዲሁ ደግሞ ሰው ጭንቅላታችንን እንዳይቀዘቅዝን መልኩ ኮፍያ እምንደረግበት ሁኔታ ይኖራል ማለት ነው። እንኳን ይሄ ይቅርና ህፃናቶች ራሱ እንደተወለዱ ቶሎ ብለን ልብስ አልብሰን እንትን ነው ኮፍያ ነው የምናደርግላቸው ኮፍያ በጣም መሰረታዊ ነገር ነው የሰውነታቸው ሙቀት እንዳይቀንስ ከዛ በኋላ ስኳራቸው እንዳይቀንስ ለመከላከል ቶሎ ብለን ጭንቅላቸው ላይ ቁፍያ እናደርጋለን ማለት ነው። ምክንያቱም ያንን እንትን ለመከላከል ይሄ ሙ ቅዝቃዜን ለመከላከል ማለት ነው እና በተለይ በክረምት ጊዜ ራሱ በጣም አብዛኛው ሰው እስከ እግሩ ድረስ የሚደርስ ኮፍያዎችን የሚጠቀምበት ሁኔታ አለ ምክንያቱም ያ ኮፍያ በጣም አስፈላጊ ነው ማለት ነው። ያንን ኮፍያ ካላደረገ በጣም ብርዱ በጆሮአችንም በጭንቅላችንም ገብቶ ከፍተኛ የሆነ ብርድ ሊበርድና ጫና ያደርስብናል የሆነ ምቾት የሚሰጥ ነገር አይኖረውም ማለት ነው። ከዛ አንፃር ስንመለከተው ኮፍያ ማድረግ ምንም ግዴታ የሆነ ነገር ነው ብዬ ነው የማስበው እና በጣም በተለያየ ጊዜ ኮፍያ ማድረግ ይጠበቅብናል። ብንችላል የሚለውን ነገር ማንሳት እፈልጋለሁ እና አንዳንዴ ኮፍያ በጣም የሚያበዙ ሰዎች ደግሞ ትልቁ እንደ ችግር ብዬ የማነሳው ነገር ፀጉራቸውን የሚመለጥበት ሁኔታ አለ ፀጉራቸው ይገባል ይመለጣሉ ማለት ነው። በኮፍያ በተደጋጋሚ የሚያደርጉ ከሆነ ፀጉራቸውን ተመልጦ ወደ ውስጥ የሚገባበት አይደለም ይሄ ደግሞ በጣም መላጣነትን ያመጣል። እና ሁሌ በቃ ከኮፍያ ውጪ አለመኖር ወደሚባለው ደረጃ የምንሄድበት ሁኔታ ይፈጠራል ግን በብዙ መልኩ ኮፍያን መጠቀም አለብን የሚለውን ነገር ማጽዳት እፈልጋለሁ። ማጽዳት ለማጠቃለል